እኔ ወደ ገበያ የምሄደው በሳምንት አንድ ጊዜ ነው በሳምንት አንድ ጊዜ ሲሄድ የሚያስፈልጉኝን እቃዎች ለመግዛትና አዳዲስ ነገሮች ካሉ እነዛን ነገሮች ለማየት እሄዳለሁ። ከዛ ባለፈ ደግሞ ገበያ ውስጥ ብዙ ነገሮች ስለሚፈጠሩ ራሴን ሴቭ ለማድረግ የተለያዩ ስልቶችን እጠቀማለሁ። ለምሳሌ ከአጭበርባሪዎች እንዲሁም ከሌቦች ራስን ሴቭ ለማድረግ ማለት ነው

ኦኬ እስካሁን ከጠየከኝ ጥያቄዎች ግልጽ ያልሆነልኝ ጥያቄ ሁለተኛው ጥያቄ ይሄ ነው። ብዙ ትሸናለህ ለማለት ይሁን ብዙ ታስባለህ ለማለት ይሁን ጥያቄው ግልጽ ስላልሆነ ይህንን ጥያቄ እንደ ማስተካከያ ተደርጎ ድጋሚ መጠየቅ ብችሉ ደስ ይለኛል። ስለዚህ እኔ አሁን የሆነ ከርእሱ ወይም ከሀሳቡ ላለመውጣት ይህንን ምላሽ ነው ልሰጥ የምችለው። ምክንያቱም ከዚህ ውጪ ከሄድኩኝ ሌላ ርዕስ ወይም ሌላ ታሪክ ሊሆንብን ስለሚችል ይህንን ነገር አስተካክለህ ድጋሚ ብትጠይቀኝ ደስ ይለኛል።

ሰኞ ሰኞ በአማርኛ የእለቱ የመጀመሪያ ቀን ማለት ነው። የእለቱ የስራ የመጀመሪያ ቀን። ይህ ማለት እሁድን እሁድ ማለት ነው። በአማርኛ እሁድ የእረፍት ቀን ነው። እሁድን አርፈግ ሰኞ ስራ የምትጀምርበት ወይም የሳምንቱ የመጀመሪያ ቀን ነው

እሺ አሳ ማለት ያው እንደሚታወቀው ውሃ ውስጥ የሚኖር እንስሳ ማለት ነው። ካዛ ባለፈ ከአመጋገብ ወይም ከሰው ልጅ ጠቀሜታ አንፃር እጅግ በጣም ዘርፈ ብዙ ጥቅሞች አሉት። ከነዛ መካከል ለብሬን ወይም ለአእምሮ እድገት ማለት ነው። ዘርፈ ብዙ ጠቀሜታ አለ ከዛ ባለፈ እንደ ምግብነት ልንጠቀመው እንችላለን። እና ይህንን ይመስላል